ቤትህን ምን ያህል ጊዜ ታጸዳለህ ነው የሚለው? ቤቴን ያው ውስን የሆነ ሰዓት የለም ቤት ለማጽዳት በተገኘው አጋጣሚ ሁሉ አጸዳለሁኝ። በአብዛኛው ደግሞ ትልልቅ ፅዳቶች የሚካሔዱት ያው ብዙ ጊዜ የዕሁድ ቀን የእረፍት ቀኖች ነው። ግን እንደዚህ ቤት መወልወል ማስተካከል ምን ማለት ምን ማለት? ደግሞ በየሰአቱ ስዓት ሳይመረጥ በተገኘው አጋጣሚ ሁሉ አጸዳለሁኝ። ምናልባት ደግሞ አንዳንዴ ቢዚ ሲኮን ያው ሊታለፍ ይችላል። ግን በአብዛኛው በየቀኑ በየሰአቱ ጠዋት ስወጣ ማታ ስገባ ምሳ ስዓት ስገባ ባገኘሁት አጋጣሚ ሁሉ አጸዳለሁኝ። እንደውም ቤት ማጽዳት ከምወዳቸው ስራዎች ውስጥ ቤት ማጽዳት ነው። ለምሳሌ ቤት ማጽዳት ቦታዎችን መቀያየር ሊሆን ይችላል። አልጋ ማንጠፍ ማስተካከል መቀያየር ልብሶችን ማጣጠፍ ማጽዳት ቁም ሳጥን። ላስቲክ ቤት መወልወል ሊሆን ይችላል። የተለያዩ ብፌዎችን ማጽዳት እምጠቀምባቸውን እቃዎች ማጽዳት። የምንመገብበትን ማጽዳት ሊሆን ይችላል። እና ያው እንደውም ቤት ውስጥ ከሆንኩኝ አብዛኛው ጊዜ የሚያልቀው ቤት በማጽዳት ነው። ምክንያቱም በጣም ሰፊ ጊዜን ይፈልጋል። ያው ምናልባት ደግሞ እንደዚህ ጠበብ የሚል ክላሶችም የምንኖር ከሆነ ያው ቶሎ ቶሎ ማጽዳት ይፈልጋል እና። ቤቴን ይሄ የሚባል ስዓት የለም በተገኘው አጋጣሚ ሁሉ አፀዳለሁኝ።